እሺ ማውቃቸው ምሳሌ የቆጡን አወርድ ብላ የብብቶን ጣለች ይባላል። ይሄ ምንድነው? በእጅ ያዙት የራስ የሆነ ለራስ በጣም ሊጠቀሙበት የሚገባን ነገር ትቶ የሌላውን መመኘት የሌላውን ሰው እንደራስ አድርጎ ለማሰብ የምደረጉት ጥረቶች ናቸው ስግብግብነት የምንላቸው። በጣም የሚስገበገቡ ራሳቸውን መጠቀም ሲገባቸው የሌላ ሰው ወይም ደግሞ ለማትረፍ የማይገባውን ነገር ለማትረፍ የሚደረገው ነው። የቆጡን አውርድ ብላ የብብቶን ጣለች የሚባለው እና የራሱ ሌላ ሀሳቡን ፈለጋ ስሩት የራስንም ማጣት አለበት አለ የሚል ነገር ነው። ይሄ ያው የራስን ሀብት የራስህን እውቀት የራስህን የሆነ ነገር በአግባቡ መጠቀም ነው የሌላ የሌላ ሰው ነው። የራስህ ደግሞ የራስህ ነው ምንም ሌላ እንትን የሚል የለም። በዛ የራስህን መጠቀም የራስን እውቀት ሊሆን ይችላል ሀብት ሊሆን ይችላል። እሴቶች ሊሆኑ ይችላሉ የተለያዩ ነገሮች መጠቀም የሚገባቸውን የራስን ደስተኛም ሆኖ በራስ ነገር መተማመን መጠበቅ ማንከባከብ ነው። ያሉ ነገር አመሰግናለሁ።

በአደባባይ ተናገሪ አይደለሁም በአደባባይ መናገር ትችላለህ በምለው ምክንያቱም ይሄ የመጣው ምንድነው? በኢትዮጵያ የባህላዊ የልጅ አስተዳደግ። ባለበት ምንድነው? ልጅ ሰው ፊት ማውራት የለበትም። የሚል ልጆቹ ሲያሳድጉ የነበረ በዓል ከዛ የመጣ በዛ ውስጥ ያለፈ። ስለሆነ ያንን ያህል በደባባዬ ለመናገር የሚያስችል ሞራል የልጅነት ልጆቹ ሲያሳድጉ የነበረ። በዓል ከዛ የመጣ በዛ ውስጥ ያለፈ በጣም ተጽዕኖ ከሚያሳድሩብኝ ነገሮች ብኖሩ አንዱ ነው። ስብሰባዎችን ከማይወዱ እንተርብዬ ከማይወዱ ሰዎች ነኝ። እና ይሄ ደግሞ የሆነ ከልጅነቴ የመጣ ነው። አትችልም ሰው ፊት አታውራ። ለዚህ አታድርግ ተብለን ያደገን ስለሆነ። በዛ ባህል ስላላደገን ያው ልጅ ነፃ ሆኖ ማወራት አለበት። ሀሳቡን በልጅነታችን እንድንገልጽ ስለማይፈቀድልን በዛ መንገድ ስላለፍን። የተወሰነ መሻሻሎች የመጡት ከትምህርት አለም። ከምናገኛቸው ሰዎች ጓደኞቻችን ጋር ከምናደርጋቸው ሀሳብ ልውውጦች በመጣ የተወሰኑ መሻሻሎች ቢመጡ። ያንን ያህል ግን የአደባባይ ተናጋሪ የሚያስብል ምንም ብቃትም የለም ችሎታም እንደዛ የሚያስብል ነገር ስለሌለ። ነው የአደባባይ መናገር እችላለሁ የምል ሀሳብ አይኖረኝም ማለት ነው።

አዲስ ቴክኖሎጂ መማርን በጣም ከሚወዱት ሰዎች አንዱ ነኝ ቴክኖሎጂዎች በጣም ይማርኩኛል፣ በጣም ደስ ይሉኛል፣ እና ያው የተለያየ ለስራ ቅልጥፍና የሚሆኑ አዲስ እውቀትን ለማግኘት ብዙ ድካሞችን የሚያቀሉ ቴክኖሎጂዎች ስለሆኑ ቴክኖሎጂዎችን በጣም ነው የምወዳቸው። ያው በዛ ከብዙ ሰዎች ጋር ያገናኘኝ ብዙ ሙያዎችን እንድማር ያደረገኝ ብዙ እውቀቶችን እንዳገኝ ካደረጉኝ ነገሮች አንዱ ቴክኖሎጂ ነው። ቴክኖሎጂ በጣም ደስ የሚል ነው። ለስራ ቅልጥፍና፣ አንድ ሰው ረጅም መንገድ መሄድ የሚገባውን ነገር ቴክኖሎጂ ስንጠቀም ወዲያው ያንን ነገር መፈጸም የሚችል ከታይም፣ ከሪሶርስ ያሉትን ነገሮች እንዳናወጣ የሚያደርግ ጊዜያችንን በአግባቡ መጠቀም እንድንችል የሚያደርጉን የሆነ አቅጣጫዎች የሆነ ቦታ መሄድ ስንፈልግም የማናውቀውን አዲስ ቦታ መሄድ ስንፈልግ ሰዎችን ከመጠየቅ ራሳችን አዲሱን ቴክኖሎጂ በመጠቀም ወድያው የምናገኝበት የሆነ መረጃ ስንፈልግ በእጃችን ላይ ባለው ስልክ ተጠቅመን ማግኘት የምንችልበት እድሉ ስለሚኖሩ ቴክኖሎጂ አዲስ ቴክኖሎጂዎች በጣም በጣም መማር ያስፈልጋል። ከቴክኖሎጂ ጋር ትውልድ ሁሉም መዋሃድ አለበት አብሮ መሄድ አለበት። በጣም ሊመቸው ይገባል። በጣም ሊስማማው ይገባል። ለቴክኖሎጂ በጣም ቅርብ የሆነ ሰው ቅርብ የሆነ ትውልድ መፈጠር አለበት።

ወደ ስራ ሰዓት ያው እነሆት ትሄዳለህ ይላል እንግዲህ እነሆት ምን እንደሆነ ባይገባኝ አሁን ወደ ስራ ሰዓት ያው ምናልባት ጠዋት ለማለት ከሆነ በጠዋት ነው የምሄደው እውነት ነው። ምክንያቱም እ ምኖርበትና መስሪያ ቦታው ቤቴ በጣም ነው ምራራቀው በሁለት ከተሞች መሐልማለት ይቻላል። ለዚህ ደግሞ ያው ፈጣን የከተማው እስትበቦች ማይደርሱበት የከተማው አውቶቡሶች በጣም የራቀ በጣም ጭንቅንቅ ሚፈጠሩበት ትራስፖርቴሽን ስለሆነ። ምናልባት በመንግስት ከተመደቡ ሰርቪስ ትራስፖርቶች ህዝብ ማመላለሻ ትራስፖርቶች እነሱን ነው ብዙን ጊዜ የምትጠቀመው ያው። ከኪስ ትራስፖርት አውጥቶ ለመጠቀም በጣም ውድ ነው። በሆነበት ነው በአሁኑ ሰዓት ያው ነዳጅ በጣም ውድ በሆነበት ለትራስፖርት ከኑሮ ውድነቱ ጋርም አፎርድ ለማድረግ በጣም አስቸጋሪ በሆነበት ስለሆነ። በጧት መውጣት ይጠበቅብናል የእግር መንገዶች አሉት። ያንን ተወሰኖ በመንቀሳቀስ ያው በትራስፖርቱን በተርሚናል በመጠበቅ ነው ወደ ስራ ቦታ የምሄደው።

ያው የኢትዮጵያ ምግብ አመጋገብ አብዛኛው ሚታወቀው በእጅ ነው። የጅ አመጋገብ ነው በእጅ ነው ምንመገበው እሄ የሆነበት ምንድነው? ባህላዊ ምግባችን ነው። የራሱ የሆነ ካዘጋጃጀት ጀምሮ ያለው ነገር ምንድነው? ለዛ ለእጅ አመጋገብ ምቹ የሆኑ እንደ እንጀራ አሉ እንደ ዳቦ ያሉ ምግቦች ናቸው። የራሱም ማባያ አለው ይሄ ደሞ ምንድነው? ለእጅ የተመቹ ናቸው። አዘገጃጀት የራሱ አለው የራሱ ሂደቶች አሉት እዛ ሂደት ውስጥ ያልፍና። ከዛ ከመቅረቡ በፊት እጆቻችን በንጹህ ውሃና በሳሙና በስነ ስርዓት በማጠብ በመታጠብ ዝግጁ ምናደርግበት ነው። ከዛ በኋላ ምግቡን መመገብ ነው። ሁለተኛ አልፎ አልፎ የፍራንች መግብ የሚባሉ ፋብሪካዎች ፕሮሰስ የተደረጉ ምግቦች የተዘጋጁ። ይህም ከስንዴም ሊሆን ይችላል። ከገብስ ከተለያዩ ጥራጥሬ እህሎች ከእህሎች የተዘጋጁ እነ ፓስታ ሞኮሮኒ እነ ሩዝ ያሉት ደግሞ ምንድነው? አልፎ አልፎ ግዴታ አደለም እንደ ግዴታ ሳይሆን። አልፎ አልፎ በተለይ በከተማው ቦታ በከተማ አካባቢ ለሚታዩ በማንኪያ የመመገብ ነገሮች አሉ ማለት ነው።